ጥሩ እንግዲህ አሁንም በድጋሜ ተመልሻለሁ ማለት ነው። እንግዲህ ስግጅታችን ይቀጥላል ብዬ አስባለሁ። ወደ ጥያቄዬም ስገባ? ቀዝቃዛ የአየር ሁኔታ ትወዳለህ የሚል ጥያቄ ነው በጣም ጥሩ ጥያቄ ነው። እንግዲህ ቀዝቃዛ የአየር ንብረት ሁኔታ ሲኖር እንግዲህ ብዙ ነገሮችን ጥቅም እናገኛለን እንዲሁ ደግሞ በጣም አስቸጋሪ የሚባሉ መጥፎ ነገሮችንም ሊያጋጥሙን የሚችሉበት ሂደት አለና ብዙ ብዙ ነገሮቹን ከግምት ውስጥ አስገብተን በበርካታ ያስተሳሰብ ሂደት ውስጥ እርከን ውስጥ በደንብ ማየትና መመርመር የሚኖርብን ይመስለኛል ብዬ አስባለሁ። እንዲሁም እያንዳንዱን የሙያ ዘርፍ ወይም ደግሞ እያንዳንዱን የአስተሳሰብ ለውጥም ከግምት ውስጥ አስገብተን ብዙ ነገሮችን የተሻለ ማድረግ እና መሰራት የምነችልበት ሂደት ብዬ አስባለሁ። እንግዲህ ቀዝቃዛ አየር እንዳለ የሚለው እኔ ያው በጣም ቀዝቃዛ ሲሆን ያን ያህል ደስ አይለኝም ማለት ነው። ምክንያቱም የአየር ንብረት መካከለኛ ሲሆን የትኛውምንም ስራ ለመስራት ትልቅ የሆነ የስራ ሂደት ሆነ የስራ አስተሳሰብ ልዩ ሁኔታ መስራት የምንችልበት ሂደት ይኖራል ብዬ አስባለሁ። ከዚህ ከዚህ አንፃር መልካም የሆኑ የሙያ ጥበቦችን በመማር እንዲህ ደግሞ የተሻለ ሰው አስተሳሰብን በደንብ ለመረዳትም ሆነ አብሮ ከሰው ጋር ተግባብቶ የተለያዩ ስራዎችን ለመስራት ከአየር ንብረቱ ጋም ትልቅ የሆነ ሂደት እንዲኖረን ወይም ደግሞ የአየር ንብረት የተስተካከለ ሲሆን ብዙ ነገሮችን ለማስታወስና ለማሰላሰልም ሆነ ያንን ስራም በደንቡ አውቀን ተረድተን ለመግባት ትልቅ የሆነ ጥቅም ይሰጠናል ብዬ አስባለሁ። ምክንያቱም ስለ ብዙ ነገር አናስብም ስለ ስራው ብቻ ስናስብ ብዙ ነገሮች ወደ እኛ እየቀረቡ የሚመጡበት ሂደት ይኖራል ብዬ አስባለሁ። እንግዲህ ደግሞ አየር ንብረቱ ጋር ተያይዘው የሚመጡ ችግሮች በርካቶች እንደመሆናቸው መጠን እነኚህን ደግሞ በትዕግስት ማሳለፍ ደግሞ ትልቅ የሆነው የመልካም እሳቤ ሂደትም ይሆናል ብዬ አስባለሁ። ለምሳሌ ቀዝቃዛ የአየር ነብረት ሲኖር በዋነኝነት ለተለያዩ በሽታዎችን ልንዳረግበት የምንችልበትም ሂደት አለ ማለት ነው። ምክንያቱም ለምሳሌ የብርድ በጣም ከሆነ የተለያዩ ለምሳሌ ሳምባችንን ብርድ ሊመታ ይችላል እንዲሁ ደግሞ የተለያየ የሰውነት መሽማቀቅ ባህሪ ሊያሳይ ይችላል ማለት ነው። ሰውነታችን ምክንያቱም ከአየር ነበረቱ ከቅዝቃዜው ጋ አንፃር ይሄ ይሄ በጣም ከባድ የሚሆንበት ሂደት አለ እንዲሁም ደግሞ የአየር ንበረቱ ቀዝቃዛ የሚሆንበት ቦታ ላይ በይበልጥ ጊዜ ዝናብ ይበዛበታል ማለት ነው። ያ ሲሆን ደግሞ ዝናብ እየበዛ እንትን ሲል ደግሞ ብዙ ነገሮች የሚቀየሩበት ሂደት ይኖራል ምክንያቱም ለምሳሌ ከአየርን ንብረቱ ጋር ዝናብ በሚቀጥልበት ሰዓት የተለያዩ ስራዎችን ለመስራት በተለይ በአርሶ አደር በኩል በግብርና ላይ የተሰማሩ ሰዎች አየር ንብረቱ ለምሳሌ በጣም ዝናብ በሚሆንበት ጊዜ ላይ ትልቅ የሆነ የስራ ማቆም ሂደት ይኖራል ማለት ነው። ምክንያቱም ማሳ ውስጥ ለመግባት ወይም ደግሞ የሚፈልጉትን ነገር ነው ለመስራት ምንም አይነት ምቾት አይኖረውም ማለት ነው። ከዚህ ከዚህ ደግሞ አንፃር ስንመለከተው በጣም ከበድ የሚልበት ሂደት ይኖራል ማለት ነው። እያንዳንዱን ስራ ለመስራት አየር ንብረቱ የተስተካከለ ሲሆን ብዙ ነገሮችን ለመሰራትም ሆነ ለማቅድም ሆነ የተለያዩ ነገሮችን ከግብ ለማድርስ ይረዳናል ብዬ አስባለሁ እና ይሄን ደግሞ በተወሰነ መንገድ ለማስተካከልም ሆኖ ለመቀየር ሉልሽ የሆነ ያስታሰብ ዘይቤ መኖር አለበት ብዬ አስባለሁ። እና ከዚህ ከዚህም አንፃር ጥሩ የሆነ መልከታ ካለን ጥሩ የሆነ የስራ ዘርፍ ላይ መሰማራት የምንችልበት ሂደት ይኖራል። እንዲሁ ደግሞ የተሻሉ ከቅዝቃዜ ጋር ተያይዞ ጥሩ ቦታ ከሆነ ደግሞ ቅዝቃዜ ያን ያህል ያልበዛበት ቦታ ላይ በተገቢው ሁኔታ ከተንቀሳቀሰን የተሻለ ውጤት ልናገኝበት የምንችልበት ሂደት ይኖራል ብዬ አስባለሁ። እና እያንዳንዱን የ አየር ንብረት ሂደት ያው መቆጣጠር በማንችልበት ሁኔታ ስለሚፈጠር እያንዳንዱን የተሻለ ቦታ ላይ እኛ ለጤናችን የሚመቸንን ቦታ እሳቤ ውስጥ ከተን ወይም ደግሞ ከግንዛቤ ውስጥ ከተን በስነ ስርዓት የተሻለ ቦታ ላይ መቀመጥ ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ እዝ ስንመለከተው እንግዲህ ብዙ ነገሮችን ለማስራትም ሆነ ፈጣን የሆነ እርምጃ ለመራመድ የአየር ንብረቱ መካከለኛ ቢሆን ይመረጣል ብዬ አስባለሁ ይሄን ይመስላል እንደ አጠቃላይ